የቤት ጣሪያ ከምን የተሰራ? የቤቴ ጣሪያ እንግዲህ ከእንጨት ብዙም በእንጨት እንትን ያለ ሲሆን፣ እንዲሁም ከላይ ጣሪያው ቆርቆሮ ነው። ቆርቆሮ የተሰራ ነው እና የቤት ጣሪያ እንግዲህ ቆርቆሮ ነው ማለት ነው። ቆርቆሮ ጣሪያ የተሰራ ነው ከላይ።